በእጅ የሚሰራ ስራ ታደርጋለህ። በእጄ የሚሰራ ስራ። እንደውም በክር የሚሰሩ ዳንቴሎችን መስራት በጣም ነበር ምወደው። ለረጅም ጊዜ እና በተለይ ልጅ ውጪ እያለን። በጣም ብዙ አይነት ትላልቆቻችን በሚያሳዩን መሰረት የዳ የክር በክር ተጠቅመን ዳንቴሎችን መስራት። የሶፋ ጨርቆችን ጨር ጨርቁን ትልቁን ሳይሆን ትንሽ ከሶፋ ላይቭ ላይ ጣል የሚደረጉ ዳንቴሎች ነበሩ ድሮ። እና እነሱ ዳንቴሎች በእጃችን ነበር የምንሰራቸው እኔና እኩዮች ሆነን። ለዛ ደግሞ እንደ ጌጥ ያገለገሉ ነበረ ድሮ። ከዛ ባለፈ ደግሞ የ ምንድነው የሚባለው የቡና ረከቦት መሸፈኛ ድሮ ድሮ ደግሞ ቲቪ በዳንቴል ይሸፈን ነበረ። እና የ ዳንቴል አይ ሚን የ ቴሌቪዥን መሸፈኛ ዳንቴሎችን ሌላው ቢቀር ለልብሳችን ለሰውነታችን ለመታጠብ እምንጠቀመው እንደመታሻ እምንጠቀምበትን ዳንቴል በእጃችን ነበር የምንሰራው። ጆ ብዙ ጎበዝ ልጆች ነበሩ እንደገና ደግሞ እንዴት እንደሆነ አላውቅም። ግን በጣም ረጅም ጊዜ ነበረን ቤት ውስጥ ምናሳልፈው ከትምህርት ውጪና የሰፈር ልጆች ተሰብስበን እንወዳደር ነበረ በጣም አሪፍ ዲዛይን ያወጣ ማነው ያለን ነው? ወዳደር ትዝ ይለኛል እሱ። ከዛ ደግሞ ከዛ በጣም የሚከብደኝ የነበረው ከእንትኑ ይልቅ ከቅርጽ መውጣቱ ምናምን ይልቅ የመጀመሪያ ውጥን ነው የሚባለው ያቺ ክባዋ ነገር እሷ ማድረግ በጣም ትከብደኝ ነበረና ለረጅም ጊዜ እለማመዳት ነበረ በጣም ይገርመኛል። እንደውም ለብዙ ሰዎች እሱ ይቀላል ምክንያቱም ምንም የሚከብድ ነገር የለውም። ግን አሁን ሆኜ ሳስበው ማለት ነው። ግን እኔ ያኔ ይከብደኝ ነበረ በጣም ረጅም ጊዜ ይወስድብኝ ነበር። ለመለማመድ እሱን ለመጀመር እና ሌላው በእጅ የምሰራው ነገር የነበረኝ እንትን ነበረ። አሁን ላይ ከስ አሁን እየሰራሁበት ካለው ስራ ጋር የሚገናኝ ነገር ሆኖ አግኝቼዋለሁ ያኔ በመስራቴ በጣም ለአሁኑ ስራ ጠቅመኛል ብዬ የማስበው የወረቀት ስራዎችን ነው። በወረቀት የት የተለያዩ ቅርጻ ድርጆችን የህፃናት መጫወቻ መጫወቻ ቅርጾችን አሻንጉሊቶችን ምናምን እንሰራ ነበረና አበባዎችን ወይም ደግሞ የጊፍት ወይም የሶፋ ማስቀመጫ ሳጥን የሚመስል ትንሽዬ እቃ እሱን እሱን እንሰራ ነበረ። በወረቀት እና ያን ያን ማድረግ እችላለሁ በእጅ የሚሰራ ነገር። ሌላው ብዙ የሰራሁበት አይመስለኝም። ግን ጭቃ አውኩተን ከ በቃ እንደማንኛውም የልጅ ጭቃ አዉኩተን በጭቃው ስኒ እንሰራለን ጀበና እንሰራለን ሌላው ቀርቶ የደመና ማስቀመጫውን ሁላ እንስራ ነበረ። በጭቃ ና ለረጅም ጊዜ በቃ አሪፍ ጊዜ የምናጠፋበት ራሳችንን የምናዝናናበት እንደገና ደግሞ የምንወዳደርበት እርስ በእርስ የማን ይሻላል አንድ አይነት ቅርጽ የመስራት እቅድ እንይዝ። እና ሁላችንም ለምሳሌ ሁላችንም የሆነች ጀበና እንስራ እንባባል እና የትኛው የትኛው ጀበና እንዳሸነፈ በዛ እንወዳደር ነበረና። ለረጅም ጊዜ እንዳልኩት በህፃንነት ዘመናችን አሪፍ የመዝናኛ የመጫወቻ ጊዜ ሆኖልን ነበር የጭቃ ስራ። በቅርጻ ቅርጾችን መስራት ምናምን እና እነዚህን አስታውሳለሁ። በስነ ስርዓት

የትኛውን ባህላዊ ምግብ ትወዳለህ? በጣም ደስ የሚል ጥያቄ ነው። ባህላዊ ምገብ በጣም ነው የምወደው። እውነቱን ለመናገር አብዛኞቹን እወዳቸዋለሁ ብዬ ነው የማስበው። ይጠፍጣሉ ደግሞ በተለይ ደግሞ እኔ የምኖርበት አከባቢ ያለ የምግብ የባሀላዊ ምግብ በጣም አዘወትረን የምንመገበው በጣም ምወደው እንደገና ደግሞ በአሪፍ ተሰርቶ እጅግ በጣም የሚጣፍጥ ምግብ ነው። እሱ ምንድነው? የዶሮ ወጥ ነው። የዶሮ ወጥ ዶሮ ወጥ በጣም ነው የምወደው በጣም ነው የሚጣፍጠኝ። አሰራሩ ትንሽ ጊዜ ይወስዳል ያው ከሽንኩርት ተከትፎ ተኩላልቶ ቁሌቱ በደንብ የመብሰል የማማሰል ሂደቱ ከለፈ በኋላ እና ስጋው የዶሮ ስጋው ከተጨመረ በኋላም ጭምር ከአንድ ሰዓት እስከ ሁለት ሰዓት ድረስ ሊወስድ ይችላል። አሪፍ ሆኖ ተሰርቶ ለመቅረብ ማለት ነው። እና እንዳልኩት ይሄን ያህል ጊዜ ሊወስድ የሚችል ነገር ነው ግን በጣም ነው የሚጣፍጠው በጣም ነው የሚጣፍጠው እኔ በጣም ነው የምወደው። በተደጋጋሚ የምንበላው አይነት መግብ ነው በርግጥ። ግን በጣም ነው የሚጠፍተኝ አጥንት በሏት በጣም ነው የምወደው የዶሮ አጥንት በጣም ነው የሚጣፍጠው። ከዛ ሲቀርብ ደግሞ ከእርጉ ወይም ከአይብ ጋር ነው የሚቀርበው። እንትኑ በርበሬ ምናምን ስላ ሊበዛበት ስለሚችል ኖርማሊም እንደ ሁል ጊዜ የሚሰራው በበርበሬ ተጨምሮበት ነውና የበርበሬ ቅመም የሆነ የማቃጠል ስሜት ስላለው እሱን ለማመጣጠን ሲባል ከአርጎ ጋር ወይም ከአይብ ጋር ከአይብ ጋር ነው የሚቀርበውና እሱ በራሱ የሚሰጠው የተለየ ጣዕም አለው። ከዛ በተረፈ ግን ዶሮን በጣም የሚያጣፍጠው ነገር ቅቤ ነው። እንደሚታወቀው ቅቤ በብዛት ይጨመርበታል። ዘይት ቀነስ ተደርጎ መጀመሪያውኑ ይጨመርና በኋላ ሊወርድ ሲል በዛ ያለ ቅቤ ይጨመርለታል በጣም እንዲጣፈጥ ማለት ነውና። እሱ ደግሞ ይበልጥ እንዲጣፍጥ ያደርገዋል እና እኔ በጣም ነው የምወደው። እንዳልኩትም ብተደጋጋሚ የምንበላው አይነት ምግብ ነው። በየቤቱም ብትሄድ በተለይ ለአመት በዓል ወይም ደግሞ ይሄን እንደዚህ እንደዚህ የከበረ እንግዳ ቤት ሲመጣ የምታቀርብለት የምታዘጋጅለት የአክብሮትም ጭምር መገለጫ የሆነ የምግብ አይነት ነው እና በጣም በጣም ልዩ ነው ከእንጀራ ጋር እንደሚቀርብ የታወቀ ነው። ረቂቅ ሆኖ የተጋገረ የጤፍ እንጀራ እሱ ጋር አብሮ ነው የሚቀርበው። እንቁላል አለበት እና በጣም ነው የሚጠፍጠው እንዳልኩት ያ ያጥ የዶሮ አጥንቱ በጣም ስለሚበስል እንዳልኩት ለአንድ ሰዓት ከዛም በላይ ለሚሆን ጊዜ ነው የሚበስለው። ቁሌት ውስጥ እና ጊዜ መውሰድ በራሱ በደንብ እንዲበስል ያደርገዋል። በደንብ መብሰሉ ደግሞ በቀላሉ አፍ ላይ የሆነ የሚጣፍጥ ጣዕም እንዲኖረው ከዛ በላይ ደግሞ የስጋ አይነት የሆነ የሚታኘክ ምናምን ሳይሆን አፍ ላይ የሆነ እንደገባ እንደጎረስከው የሚሟሟ ነገር አይነት እንዲሆን በደንብ መብሰል አለበት እና እሱ እሱ ተደምሮ በጣም እንዲጣፍጥ ያደርጉታል። እኔን ጨምሮ በጣም ብዙ ሰዎች የሚወዱት ነገር ሊሆን እንደሚችል እገምታለሁ። ያ በጣም ብዙ ሰዎች ይወዳሉ ዶሮ ዶሮ ወጥ። እንደገና ደግሞ እንዳልኩትም በጣም ለከበረ እንግዳ ወይም ትልቅ ዝግጅት ሲኖርህ እና የምታከብረው ሰው የሚመጣ ከሆነ የምትሰራው የምግብ አይነት ነው ዶሮ ማለት እና ጣዕሙ በጣም ልዩ ነው። አሰራሩ ትንሽ ይከብዳልም ያደክማልም እንዳልኩትም ከሁለት ሰዓት የበለጠ ጊዜ ነው የሚወስደው። ከዛ ሊያንስ አይችልም በእርግጠኝነት እና ከዛ በላይ ጊዜ ነው የሚወስደው። ጊዜ ወስዳል ትግስት ይጠይቃል። ደግሞ ማማሰል ይፈልጋል ምክንያቱም ቁሌቱ ማረር የለበትም በጣም እንዲጣፍጥልህ ከፈልክ። ቁሌቱ ማረር የለበትም ስለዛ ጊዜ ወስደህ ቁጭ ብለህ እያማሰልክ የምትሰራው። የምግብ አይነት ስለሆነ ትግስት ይጠይቃል። እንደዛም ሆኖ ግን ያ ሁሉ እንትን ብሎ ጊዜ ጠብቆ ተሰርቶ ግን በጣም የሚጣፍጥና እኔ ደግሞ ሲቀርብልኝ ስሰራው ስመገበው የምወደው። የባህላዊ ምግብ ነው

የምወደው መተግበሪያ ምንድነው? የምወደው መተግበሪያ ዩቲዩብ ይመስለኛል ዩቲዩብ በብዛት የምትጠቀመውና በብዛት ጊዜ የማሳልፍበት መተግበሪያ ነው። እንደሚታወቀው ዩቱዩብ በተለይ ደግሞ ረጃጅም ቪዲዮዎችን። ከ ግ ስራ ጋር ከሙያዬ ጋር ግንኙነት ያላቸውን የተለያዩ ይዘቶችንም የሚሰሩ በጣም እንደውም አሁን ትዝ ያለኝ ምንድነው? በጣም ብዙ ማደንቃቸው ሰዎች አሉ። እንደውም በተለይ እንደዚህ መዝናኛ ላይ መስራት በጣም ቀላል ነው። ቀላል ሳይሆን ግን አሪፍ ቢያንስ ያገኘህበት ያወጣህበትን ያህል ገቢ የምታገኝበት አይነት ነገር ነው። ምክንያቱም በጣም ብዙ ሰው ይከታተለዋል የሁሉም በሚባል ደረጃ ምርጫ ነው። እርግጥ ነው ድራማ ስለሰራህ ብቻ አይታይም ሙዚቃ ስለሰራ ብቻ አይታይም ሙዚቃውም ድራማውም አሪፍ ሰው ሊወደው የሚችል ሊዝናናበት የሚችል መሆን እንዳለበት ያው የታወቀ ነው። ግን ደግሞ እንደዚህ እነዚህ ትምህርታዊ የሆኑ ቪዲዮዎችን የሚሰሩ ሰዎች ዩቲዩብ ላይ የሚለቁ ሰዎች ግን አደንቃቸዋለሁ። በጣም ምክንያቱም በጣም ምንድነው የተወሰነ ሰው ነው የሚያዳምጣቸው ለምሳሌ ስለ ህክምና ዙሪያ ከሆነ ቪዲዮዎች የሚሰሩት በህክምና ዙሪያ ላይ ያለ ሰው ብቻ ነው። ሊመለከታቸው የሚችለው እነዛን ቪዲዮዎች ከዛ ውጪ ደግሞ በተወሰነ መልኩ ህክምና ዙሪያ ላይ የማወቅ የመጠየቅ። ፍላጎት ያለው ሰው ዞሮዞሮ ግን በጣም የተወሰነ የሆነ አለ አ የተወሰነ ሰው ነው። ሊመለከተው የሚችለው እና እነሱ ግን በጣም ታትረው ብየጊዜው ስለተለያዩ ጉዳዮች። በቃ በቅንነት ረጃጅም ቪዲዮዎችን ሲሰሩ ጥያቄዎችን ሲመልሱ አስር ኮሜንት ምናምን ልታይ ትችላለህ። እዛ ቪዲዮ ስር ግን ለአስሩም ሰዎች ሲመልሱ ሳያቸው በጣም ነው የማደንቃቸውና እንደዚህ በተለይ። ከሙያ ጋር የተየያዙ ነገሮችን የሚሰሩ ሰዎች እጅግ በጣም ኑሯችን የሚያቀሉ ጊዜያችንን የሚቆጥቡ በጣም አሪፍ መንገዶችን የሚያሳዩን ሰዎች ናቸውና ሁሌ ስለሚደንቁኝ በዚያ አጋጣሚ ላነሳችሁ ስለፈለኩኝ ነው። እነዛ ሰዎች አሉ እነዛን ሰዎች እማገኛቸው ደግሞ። ዩቱዩብ ላይ ስለሆነ ይመስለኛል ረጅም ጊዜን ዩቲዩብ ማየት እወዳለሁ። በተለይ ደግሞ ረጃጅም ቪዲዮዎችን ነው እኔ ማየት የምወደው። ከስራ ውጪ ደግሞ ድራማ እንኳን በዙ አላይም ግን ፖድካስት ማየት እወዳለሁና። ፖድካስቶችን እምከታተለው በየሳምንቱ የሚወጡ በተለይ እየተከታተልኩ የማያቸው ፖድካስቶች አሉ እና ያን ያን ነገር የማገኝበት መተግበሪያ። ዩቱዩብ ስለሆነ ምናልባት የምወደው ብዬ ላ ላነሳው የምችለው ዩቱዩብን ነው። እንደዛም ሆኖ የምጠቀማቸው ብዙ መተግበሪያዎች አሉ እርግጥ ነው። ግን የምወደው አብዛኛው ደግሞ የምጠቀምበት እንዳልኩት ደግሞ ለተለያየ አላማ የምጠቀምበት ለተለያየ አላማ ከሙያዬ ጋር ተያያዥነት ላላቸው ጉዳዮች ወይም ቪዲዮዎችን እንሱን ለማየት እም ካለኝ እውቀት ደግሞ ተጨማሪ ነገሮችን ለማግኘት እማየው ወይም እማዳመጠው። ዩቱዩብን ነው። ከዛ ውጪ ደግሞ ለመዝናኛ በጣም ምርጫዬ ነው። የተለያዩ የድሮና የቅርብ ጊዜ ሙዚቃዎችን ለማግኘት ዩቱዩብ ምርጫዬ ነው። ከዛ ባለፈ ደግሞ። የተለያዩ በተለይ በየሳምንት በየሳምንት የሚወጡ ፖድካስቶችን ለመከታተል ዩቱዩብ በጣም አሪፍ ምርጫ ነው ለኔ። እና የምወደው መተግበሪያ ምንድን ነው ብየ ብጠየቅ። ልል የሚችለው ዩቱዩብን ነው።

ስልጠና ትወስዳለህ ስልጠናዎቹን እወስዳለሁ አዎ። እንደሚታወቀው ስልጠና ማለት በተለያየ ራዕሶች ዙሪያ ለሰዎች ወይም ለሰልጣኞች የሚሰጥ ትምህርት ማለት ነው። በተለይ ደግሞ በጣም አንድ ርዕስ ተነስቶ በዛ ዙሪያ ሰዎች እንዲያውቁት የሚፈለገውን ነገር ሰፋ ተደርጎ አጭርም ሊሆን ይችላል ግን ሰዎችም ማወቅ አለባቸው ተብለው የሚታሰቡትን ነገሮች እየለዩ ትምህርት መስጠት እዉቀት መስጠት እንደገና ደግሞ ለሰዎች እውቀትን የማስጨበቅ ሂደት እንደሆነ ይታወቃልና በተለያዩ ሙያዎች በተለያዩ ርዕሶች ዙሪያ እኔም ስልጠናዎችን ወስጄ አውቃለሁ። በተለያዩ ማለት በተለያዩ ከስራዬ ጋር ግንኙነት ባላቸው ወይም ደግሞ ምንም አይነት ከስራዬ ጋር ግንኙነት የሌላቸው ግን ደግሞ ለራሴ እድገት ራሴን ለማሳደግ እንደ ሰው ራሴን ለመለወጥ ያለችው ያለኝን ባህሪን ለማሻሻል በተለይ ደግሞ ከአመታት በፊት የነበረኝን አላስፈላጊ ባህሪዎችን ለማስተካከል በጣም ረጅም የምለው ስልጠና እሱ ነው። የወሰድኩት እና ስልጠናዎችን ወስጄ አውቃለሁ በተለያየ አካባቢዎች ከዛ ግን እንዳልኩት የማልረሳው ስልጣና ግን ከአመታት በፊት ነውና ከተወሰነ አመታት በፊት የወሰድኩት ለተከታታይ ስድስት ወር የቆየ ራስን የማሳደግ ስልጠና ነው የወሰድኩት ያ ስልጠና በሳምንት ሁለት ጊዜ ይሰጥ ነበር እና በሳምንት ሁለት ጊዜ ያለማቋረጥ በተከታታይ ለስድስት ወራት ያለማቋረጥ ያን ስልጠና ወስጃለሁ እንደውም ስልጣናው ሰርተፍኬት የለውም። ምንም የተለየ የማገኘው እውቅና እና አልነበረም ነገር ግን ቢሮ በጣም አሪፍ ስልነበረ እና እኔ የምፈልገው አይነት ስልጠን ሊሰጥኝ የተዘጋጀ ቢሮ ስለነበረ ያንን ለመሳተፍ ከነበረኝ ጉጉት አንፃር እንደገና ደግሞ ራሴን ለማወቅ ራሴን እንደ ሰው አይምሮዬን ለመረዳት ተፈጥሮዬን ለመረዳት ያለኝን አቅም ለመረዳት ማድረግ የምችላቸውንና ማድረግ የሚከብዱኝን ነገሮችን ለመረዳት በጣም ያንን ስልጠና መውሰድ ያስፈልገኝ ስለነበረ ሳይታከተኝ ለስድስት ወር ውስጥ በተከታታይ በሳምንት ሁለት ጊዜ የንን ስልጠና ወስጃለሁ። እና እስከ አሁን ከወሰድኳቸው ስልጠናዎች ረጅሙን ብዬ ልጠቅሰው የምችለው ይህንን ስልጠና ነው ረጅም ብቻ ሳይሆን ደግሞ ለኔ ህይወቴ መቀየር የማስባቸው ነገሮች የመቀየር ህይወትን የማየበት መንገድ መቀየር በጣም ትልቅ ተጽዕኖ ፈጥሮብኛል አሳድሮብኛል ብዬ ከማስባቸው ስልጠናዎች አንዱና ዋነኛው ነው። ከዛ በኋላ ለአጫጭር ጊዜ የተለያዩ ኦንላይን ኮርሶችን ወይም ስልጠናዎችን ወስጄ አውቃለሁ። በጣም አጫጭር ግን ደግሞ ከ ራስን የማሳደግ ጋር ግንኙነት ያላቸው ሰው እንዴት ነው በራሱ መተማመን የሚችለው ሰው እንዴት ነው ማሳደግ የሚፈልጋቸውን ልምዶች በቀላሉ ማሳደግ የሚችለው እንዴት ነው? ምክንያቱም መኖር የምንፈልገው የሆነ አይነት ህይወት አለ የምንኖረው እንደገና እንደገና የሆነ አይነት ህይወት አለ እና እንደነዛ ነገሮችን ለማጣጣም እየኖርን ያለነው ህይወትና የምንፈልገውን ህይወት ለማጣጣም ስለራስን ስለራሳችን ያለን ግምት ስለራሳችሁ ያለን እውቀት መንገዳችንን እንዴት መመርመር እንዳለብንና እየመረመርን እንደሆነ የምናይበት ምንድነው መንገድ በጣም ወሳኝ ነው። ብዬ አስባለሁ የምንፈልገውን ህይወት ለመኖር ማለት ነው። እና ያንን ከማድረግ አንፃር ያግዙኛል ብዬ ያሰብኳቸውን ስልጠናዎች በየጊዜው እወስዳለሁ። ለስራዬ ለሙያዬ ከሚያግዙኝ አጫጭር ስልጠናዎች በተጨማሪ ይሄን ስልፍ ወይም ራስን የማሳደግ ስልጠናዎች በብዛት እና በየጊዜው እከታተላለሁ እወስዳለሁ።

ቃልህን ትጠብቃለህ? ስለራስ ማውራት ትንሽ ሚከብድ ነገር ነው በእርግጥ ግን ቃሌን እጠብቃለሁ። አዎ ቃል መጠበቅ በጣም ትልቅ የሰውነት መለኪያ የመታመን መለኪያ። ወይ ደግሞ ለምትወደው ለምታገብረው አጠገብህ ላለ ሰው መስጠት ለምትፈልግ መስጠትህ ዋጋ ላለው ሰው ቃል መግባት በጣም ትልቅ ነገር ነው። ቃል ከመግባቱ በላይ ደግሞ የገባኸውን ቃል መጠበቅ ቃል በገባኸው መሰረት የፈለከውን ወይም ቃል የገባኸውን ነገር አድርጎ ማሳየት በጣም ትልቅ እንዳልኩት የሰውነት መለኪያ ነገር እንደሆነ አስባለሁ። እኔም በተቻለኝ መጠን የገባሁትን ቃል ላለመስራት ላለመርሳት የገባሁትን ቃል ለመጠበቅ እጅግ በጣም እጥራለው ምክንያቱም በጣም የሚከብድ ነገር ነው ቃል መግባት ማለት የሚከብድ ነገር ነው። እንዲህ አደርጋለሁ ወይም እንዲህ እፈጽማለሁ እንዲህ አደርግልሃለሁ ካለኝ በኋላ ያን ነገር አለማድረግ ማለት ለገባነው ቃል ወይም ላልነው ነገር አለመገዛት ማለት ከራስ ጋር መጋጨት ማለት ነው። ከራስ ጋር መጋጨት ያለውን ስሜት ደግሞ በተደጋጋሚ የተለያየ አጋጣሚዎች እኔ በግሌ አይቼዋለሁ። ጠልቼዋለሁ በጣም ብዙ ተጸይፌዋለሁና ከዚህ ባለፈ ቃል በምገባበት ሰዓት ለመጠንቀቅ እሞክራለሁ ማድረግ የምችለው ነገር ስለመሆኑ አስቀድሜ ለማሰብ አስቀድሜ ለማገናዘብ እሞክራለሁ ከዛ ውጪ ግን እችላለሁ ወይም አደርገዋለሁ ብዬ ያሰብኩትን ነገር ላለማድረግ ነገሮች ከባድ ሊሆኑ ቢችሉም እንኳን ማድረጌን እቀጥላለሁ። እንጂ ቃሌን አፋ አላፍርስም በፍጹም። ምክንያቱም እንዳልኩት ነው በቃ ቃሌንና አለመጠበቅ ማለት ራስ ጋር መጋጨት ማለት ነው ደግሞ ከራሴ ጋር መጋጨት አልፈልግም በጣም የምጠላው ስሜት ነው። በጣም እንዲሰማኝ የማልፈቅደው አይነት ስሜት ስለሆነ ሳልጠብቅ ራሴን ከምወቅስና ከራሴ ጋር ከምጋጭ ማድረግ ያለብኝን ሁሉ አድርጌ ቃሌን ብጠብቅ ይሻለኛል። ከዛ ደግሞ መታመንም ነው መታመን ሲባል አሁን ለምሳሌ ለጓደኛ የሆነ ነገር አደርግልሃለሁ ወይም እንዲ እሰራልሃለሁ እንዲሰራለው ብለህ በነገራችን ላይ ሰው ቃል የሚገባው ለሌላ ሰው ብቻ አይደለም። ለራሱም ነው ማለት በዚህ ጊዜ በቃ የሆነ ጊዜ በኋላ እንዲህ አደርጋለሁ። እንዲህ አደርጋለሁ ብሎ ራሱ ቃል ሊገባና ለራሱ ቃል ይገባና ግን ደግሞ ለራሱ ያንን ነገር ማድረግ ባይችል ቃል መግባት ብቻ አይደለም ያ ቃል የተገባለት አካል ራሱ መሆኑ በራሱ በጣም ትልቅ ግጭት ውስጥ የሚፈጥር ነገር የሚከት ነገር ነው። ከራስ ጋር እና በተቻለ መጠን እንደውም ከነ ሰዎች ከገባነው ቃል ይልቅ ሰዎችን በማስቀየም ወይም ካለማስቀየም ጋር ግንኙነት የለውም ሰው ሊቀየመን ይችላል። እርግጥ ነው የገባነው ቃል ባለመጠበቃችን ነገር ገግን ከዛ በላይ የሚያመው ነገር ለራሳችን መሆን አለመቻላችን ነው። ማለት ቃል ስንገባ ለሰው አይደለም ለራሳችን ነው የምንገባው እና ቃል መጠበቅ እምነትን መጠበቅ ነው ቃል መጠበቅ ራስን መጠበቅ ነው። ቃል መጠበቅ ማድረግ መቻላችንን ለራሳችን የምናሳይበት መንገድም ጭምር ነውና በተቻለ መጠን ሰው ቃል ሲገባ መጠንቀቅ እና አለበት እርግጥ ነው። ከዛ ባለፈ ግን ቃል ከገባ በኋላ ግን በተቻለ መጠን ቃሉን የመጠበት ግዴታ አለበት ብዬ አስባለሁ